ጊዜ ማስተዳደር ላይ ጎበዝ የሚባል አይነት ሰው አይደለሁም። ብዙ ጊዜ እኔ ጊዜ ለማስተዳደር ስሞክር ብዙ ጊዜ በቃ የሆነ በጣም ሰዓቱ ይሄድብኝና። እንትን ያለችኝ ከጊዜ በላይ ነው የምጠቀመው ካሰብኩት ጊዜ በላይ ነው የምጠቀመው እና ብዙ ጊዜ እኔ ለማስተዳደር በጣም ያስቸግረኛል ማለት ነው። በዛ ምክንያት አሁን ለምሳሌ እኔ ብዙ ጊዜ አሁን ጥናት ላይ ምናምን ስሆን ብዙ ጊዜ አሁን ለምሳሌ አንድ ቀኑን ሙሉ ማጥናት ከፈለኩኝ ቀኑን ሙሉ ሳጠና መዋል ከፈለኩኝ? ምንድነው ማደርገው ጊዜ። ብዙ ጊዜ የጊዜ አስተዳደር አልጠቀምም አሁን ለምሳሌ እስከ ከዝህ እስከዝህ ሰዓት ከዝህ እስከዝህ ሰዓት ይሄን ትምህርት አጠናለሁ ብዬ አይደለም የማስበው ግን ምንድን ነው የማደርገው? በቃ አሁን ለምሳሌ አሁን በዩኒት በምዕራፍ ደረጃ የማጠናው ከሆነ አሁን ለምሳሌ ዛሬ እስቲ እንደምንም ብዬ አራቱን አጠናለሁ ብዬ አስባለሁ ነው። በቃ እንደዛ ታይሚን በደንብ ለመጠቀም እሞክራለሁ። በቃ ምን እንደማደርግ በመክፈል እንጂ ይሄ ጊዜው ላይ እንትን አይደለም ጊዜውን አላስተዳደረውም። ብቻ ይሄን በቃ አለመሳል አራት አራት ምዕራፍ ነው የማጠናው ብዬ እንደዛ አቅድና በጣም ጊዜ በጣም ይሄድብኛል። አሁን ለምሳሌ አንዳንድ ምዕራፎች በጣም ብዙ ጊዜ የሚወስደው አሉ ካሰብኩት በላይ በቃ የሆነ የማይገባኝ ፓርት ሊሆን ይችላል አይታወቅም። ደግሜ ላይው ይችላል ያን ፓርት ያንን ክፍል ደግሜ ላይ እችላለሁ። በዛ ጊዜ ብዙ እንትን ይወስድብኛል ብዙ ጊዜ ይወስድብኛል። አንዳንዱን፤ ደግሞ ካሰብኩት ያነሰን ጊዜ ነው የሚችለው። እና ምዕራፎቹ በቃ የሆነ እንትን ናቸው። አንዱ ትልቅ ጊዜ ልውስድ ብንችል አንዱ ስንሽ ጊዜ ልስድም ይችላል። በዛ ጊዜ ያሰብኩት አይሳካልኝም። እና ይከብደኛል ባስብ ለማስተዳደር

በአደባባይ መናገር ትንሽ ፍርሃት አለብኝ። ብዙም እችላለሁ ብዬ አላስብም። ያው ከፍርሃትም አንፃር እንኳን በአደባባይ ቀርቶ ከሰው ጋር ራሱ እንደዚሁ ለማውራት ትንሽ ሚያስቸግለኝ አይነት ሰው ነኝ እና እንኳን ብዙ ሰው በተሰበሰበበት እንኳን ማውራት በጣም ሚከብደኝ ይመስለኛል። ብዙ ጊዜ እኔ አውርቼ አላቅም። በአደባባይ የሆነ አሁን ለምሳሌ እንደው ይሄ ፕረዘንቴሽን ምናምን ይሉሻል ክላስ ውስጥ ምናምን የምናቀርበው ነገር ሊኖር ይችላል አይደል ትምህርት ቤት ስንማር በዛ ጊዜ በቃ ያ እንኳን ችግር የለውም ያን የሆነ የተሰጠኝን የሆነን ነገር ነው ማቅረብ ነው እና እያነበብኩ ወረቀት እያነበብኩ ሊሆን ይችላል ከያዝኩትም ደግሞ ያው በቃ ልይዘው እችላለሁ በዛ ጊዜ ብዙም የመፍራት ችግር የለብኝም ደግሞ ለማቅረብ ማለት ነው ያንን የተሰጠኝን ነገር ለማቅረብ ብዙ ፍርሃት አይኖርብኝም ወይም ደግሞ አይከብደኝም ግን የሆነ በአደባባይ መናገር ግን ትንሽ ይከብዳል አሁን አንድም ደግሞ ከራሴ ነው ማወጣው ሰዎችንም ተኩረህ ብዬ ነው ማያቸው እንግዲህ ሰማይ ሰማይ እያየሁ እንግዲህ አላወራም አይደል አሁን በአደባባይ ሲናገር ሰው ንግግር ነው አንድ ምሳሌ መውሰድ ምንችለው ሰው ንግግር ሲያደርግ ነው በአደባባይ ተናገረ። ሚባለው በአደባባይ መናገር ማለት ራሱ ንግግር ማድረግ ነው። የሆነ እንደዚ ዝም ብሎ ማለት ነው የሆነ ንግግርም ሊሆን ይችላል የሆነ ንግግር ሊያደርግም ይችላል እና ብቻ ማውራት ነው። በአደባባይ እና በዛ ጊዜ ደግሞ ያው እንደ ማቅረብ አይሆንም የሆነ ነገር ማቅረብ ማለት ወረቀት እያነበብክ ማቅረብ እሱ ቀላል ነገር ነው። እሱ አይከብደኝም ግን እንትን አይነት ከሆነ ከራሴ ማወጣው ከራሴ አንደበት ማወጣው አይነት ቃላቶች ከሆኑ በቃ ሊከብደኝ ይችላል። ሰው የሰውን አይን ደሞ ልፈራ እችላለው። ሰዎችን ሳያቸው ምናምን እና ብዙ ጊዜ ያው ቃላት ሁላ ሊጠፋብኝ ሁላ ይችላል። እኔ ሞክሬ አላውቅም ብዙ ጊዜ በአደባባይ መናገርን አንድ ብዙ ጊዜ እኔ እንደውም ተናግሬ ማቅም አይመስለኝም። የሆነ አጭር መልእክት ከሆነ ነው እንጂ እሱ እንኳን ሚከብድ አይደለም ግን ያው በጣም ንግግር ነው በአደባባይ መናገር ማለት ነው በቃ ረጅም የሆነ ነገር መናገር ስለሆነ ያን መናገር ትንሽ ሊያስቸግረኝ ይችላል፣ ሊያስፈራኝ ይችላል፣ ቃላቶቹም ያው ሊጠፉብኝ ይችላሉ ምን እንደምንናገር የሆነ ቦታ ዝም ልል እችላለው የሆነ ቦታ ደርቄ ልቀር እችላለሁ እና ያ ያ ያ በጣም የሚከብደኝ ይመስለኛል እና ግራ ሚያጋባኝ ይመስለኛል። ስለዛ ያው ይከብደኛል ብዬ አስባለሁ እንግዲህ።

የስልክ ባትሪዬ እንግዲህ ይወሰናል። የስልክ ባትሪዬ የሚቆይበት እንትን። ለምሳሌ እኔ አሁን ላይ ብዙ ጊዜ የማውለው ለጥናት ነው። ለጥናት እና ለማንበብ ስለሆነ ቪዲዮዎችን ምናምን በቪዲዮም አያለሁ በስልኬም ነው የማነበው። እና ደስ የሚለው ነገር ሳነብ እና በቪዲዮ ምናምን ስመለከት የትምህርትዊ ነገሮችን በምጠቀምበት ጊዜ ይሄን ያህል አይመራልኝም ማለት ነው። ይሄን ማለት ይሄን ያህል እንትን አይልም ቶሎ አያልቅም። ትንሽ የሚያልቀው በቃ የሆነ ሌላ ጊዜ ያው ለምሳሌ ፊልም ሳይ ጌም በተለይ በጣም ጌም አሁን ላይ እንኳን ጌም ብዙ አልጫወቱም ጌም ትቻለሁ። ክረምት ምናምን አካባቢ ነበር የምጫወተው። እና በቃ ጌም ስጫወት ፊልም ሳይ ምናምን በጣም ነበር ስልኬ ባትሪ እንትን የሚልብኝ የሚበላብኝ እና በጣም የሚያልቅብኝ ቶሎ ቶሎ። ለዛ በቃ የሆነ እንትን ነው ይሄ በቃ ይለያያል የሚያልቅበት መንገድ ይለያያል። እንዲህ እንዳልኩት ነው። አሁን በቃ በዙ ነገር የምጠቀምበት ከሆነ በተለይ ሆት ስፖት ማበራ ከሆነ በቃ ቶሎ በፍጥነት ላይ አድርገህ በቃ ብዙም ነገር ጭራሽ ኢንተርኔት ደግሞ የማልጠቀም ሰዓት በቃ ምንም አያልቅም ማለት ይቻላል። የሆነ በመስመር ቪዲዮ የማላይ ከሆነ መስመር አልጠቅም ከሆነ በቃ ምንም አያልቅም ማለት ይችላል። እና እስከ አንድ ቀንም ሊቆይ ይችላል ማለት ነው። ግን ይሄ በቃ በጣም ጌም የምጫወት አይነት ከሆነ ቪዲዮ የማየበት ምናምን አይነት ከሆነ እሱ አይነት እንደዚህ አይነት ቪዲዮ ምናምን አይበት በጣም በመስመር ቪዲዮ የማይ ከሆነ እንደዚህ አይነት ከሆነ ቶሎ ሊያልቅብኝ ይችላል። እና እስከ እስከ ግማሽ ቀን ምናምን እስከ ከጠዋት ጀምሬ ቢያንስ እስከ አስር ሰዓት ምናምን ድንች ቢያንስ ቢደማመር የሆነ የምተውበት ሰዓት አለ። ቀኑን ሙሉ አይሆንም የሚሆነው ምናምን ይኖራል። ምሳም ስጠራ ምናምን ስላላክም ቢያንስ ከስምንት ሰዓት እስከ ከሰባት ሰዓት እስከ ስምንት ሰዓት። ጌም ምናምን የሚጫወት በቃ መስመር ላይ ቪዲዮ የማይ ምናምን አይነት ከሆነ መስመር ላይ ቪዲዮ ስለ ሙቪዎችን ማለት ነው እንጂ ጥናት ምናምን አያልቅብኝም ማለት ነው። እና ይወሰናል ማለት ነው።

የጧት ወይስ የማታ ሰው ነን የሚለው? እንግዲህ እኔ ብዙ ጊዜ እንትን ነኝ ማለት ይሄ ተማሪ ስለሆንኩኝ። ያው ግዴታ የጧት ሰው ነው መሆን ያለብኝ ጧት ላይ ነቅቼ በአላርም ነቅቼ ጠዋት ላይ ቀደም ብዬ እነሳለሁ። በቃ የሆነ በቃ የማደርጋችሁ ነገሮች አድርጊ ትምርህት ቤት ነው የሚሄደው። እና ማታም ደግሞ አመሻለሁ አንዳንዴ ጊዜ ያው ጥናትም ስለምኖርብኝ። አንዳንዴ ነው ግን ብዙ ጊዜ በጣም በተለይ ትምህርት ያለ ሰዓት በጣም የምቸግርበት ሰዓት ነው። ያው እዛ ቀኑን ሙሉ ተምሬ ነው ቲቶር ቲቶር ሊኖር ይችላል። ቲቶኦር ተምሬ ጨርሼ ደግሞ እዚህ ደግሞ ቢያንስ አስራ ሁለት አስራ አንድ ሰዓት ተኩል ምናምን ነው የምገባው። ልክ ላጣና ስሞክር አንድ በቃ ይደክመኛል ምናምን ኢነርጂ አይኖረኝም። በቃ የሆነ ትንሽ ጊዜ እንትን ብዬ ነው በጣም ቶሎ እንቅልፍ ሊመጣ ይችላል እና በጊዜ ምተኛባችሁ ጊዜዎች አሉ። በቃ ለዛ ያው በጊዜም ስለምንነሳ ጠዋት ነው ምንነሳው አስራ አንድ ለአስራ ሁለት ሩብ ጉዳይ ሲሆን ነው ምነሳው። አንዳንድ ጊዜ ደግሞ አስራ ሁለት ሰዓትም ምናምን በቃ አስራ አምስት ደቂቃ ልዩነት ማለት ነው። በእንደዚህ አይነት ልዩነት ስለሆነ። ብዙ ጊዜ ያው ትምህርት ያለ ቀን ከሆነ እንግዲህ ያው ቶሎ እንቅልፌን የምመጣብን ጊዜ ለአንዳንድ ጊዜ ደግሞ የምቆይባቸው ጊዜዎች አሉ። አንዳንድ ቀን ምቆየባቸው ጊዜዎች አንደኛው ላይ የሆነች ትንሽ እንቅልፍ ካገኘሁኝ። አሁን ለምሳሌ ከትምህርት ቤት መጣሁ አይደል ከትምህርት ቤት መጥቼ ቢያንስ ዘጠኝ ተኩል ምናምን እዚህ ብደርስ። በቃ ዩኒፎርም ስቀያይር ምናምን አስር ሰዓት ሲሆን በቃ አስር ሰዓት ላይ ጥናት ብጀምር። ቶሎ ስለምደክመኝ የሆነ ከዛ ጥናቱም ደሞ ትንሽ የሆነ በመስመር ነው ማጠናው የመስመር አስተማሪ ቪዲዮዎችን ምናምን ነው የማየው እና በዛ በመስመር ስለማጠና። እንትን ይለኛል ደክም ይለኛል ቶሎ እንቅልፍ ወይ የመምጣት ቻንስ ይኖረዋል። እና በዛ ግዜ ትንሽ ጊዜም ቢሆን እተኛለሁ ማለት ነው። ቢያንስ ለአንድ ሰዓት ለአንድ ሰዓት ተኩል ለአንድ ሰዓት በቃ ለአንድ ሰዓት ያህል ቢሆን እሺ ለአንድ ሰዓት ያህል እተኛለሁ። ከዛ ስነቀ በቃ ፊቴን ተጥቤ ምናምን በቃ በጣም ልቆይ ቢያንስ በቃ አሪፍ በሚባል ደረጃ ቢያንስ እስከ ስድሳት እኔ ብዙ ጊዜ ከዛ አላሳልፍም። ትምህርት ያለቀንና በጊዜ ስለምነሳ ቢያንስ ስድስት ሰዓት ያህል እንኳን መተኛት አለብኝ ብዬ ስለማስብ። እንትን ነው የማደርገው ማለት ነው። ይሄ በጊዜ ነው እንትን የምለው ማነው በጊዜ ስለ ምነቃ። በቃ እንቅልፍ ደግሞ በተወሰነ መንገድ ቢያንስ ስድስት ሰዓት ያህል መተኛት ስላለብኝ። በቃ ከዛ ጋር ሳነጻጸረው ቢያንስ ስድስት ሰዓት ወይ ደግሞ ለአምስት ሰዓት ለስድስት ሩብ ጉዳይ ወይ ደግሞ ስድስት ሰዓት ሲሆን ነው ምተኛው። እና ከቻልኩኝ ማለት ነው ቆይ ቆይ በቃ መጨረሻ ልል ቆዩ የምችለው። እስከዛ ሰዓት ነው። አንዳንድ ጊዜ ደግሞ እንትን ሊሆንብህ ይችላል አሁን ለምሳሌ እንደ ትምህርቱም ሊወሰን ይችላል አንዳንድ ትምህርት ቶሎ ሊደብረኝ ይችላል ምናምን በተለይ ስራ ምናምን ከሌለው ወይ በስራ ሳይሆን ለምሳሌ ማትስ በጣም አሪፍ ትምህርት ነው። የሆነ ፀሀይ የምሰራው አይነት በቃ የሆነ ካልኩሌሽን ምናምን ስለሆነ። ስሰራው ምናምን በቃ በደንብ ያነቃቃኛል ምናምን እና የሆነ ናፕ የሆነ አጭር የእንቅልፍ ሰዓት ራሱ ባላሳልፍ። ማትሰን በማጥናበት ሰዓት የሆነ እሻላለሁ የሆነ ትንሽ ያነቃቃኛልና። እስካሰብኩት እስከ ስድስት ሰዓት እስከ አምስት ሰዓት ከሩብ እስከ ስድስት ሰዓት እስከ ስድስት ለስድስት ሩብ ጉዴ እስከሚሆን ድረስ። ሰርቼ እንትን ማለት እችላለሁ ማለት ነው። መተኛት እችላለሁ ማለት ነው ያው በሁለት አይነት መንገድ ስለሆነ። እንደዛ መሆን እችላለሁ እና ያው በዛ ያው አንዳንድ ጊዜ የጠዋትም ልሆን እችላለሁ። ያው የማታም የጠዋትም የማልሆንበት ደግሞ ጊዜ አለ። ብዙ ጊዜ ለምሳሌ እንትን ሲሆን በጣም ማታ አምሽቼ ከሆነ እና በነጋታው ደግሞ ትምህርትም ከሌለ ትምህርት ከሌለ ነው የሚያሳስበኝ ነገር የለም በጊዜ የሚያስነሳኝ ነገር ስለሌለ። አርፍጄ በጣም እኔ እንትን አልልም እንደ ድሮ አይደለሁም። ድሮ ነበርኩኝ እኔ እንጂ አሁን ላይ እንትን ይላል። በጊዜ ነው የምነቃው የፈለገ እኔ ባረፍድ የፈለገ ብቆይ በጊዜ ነው የምነሳው። የሆነ የሆነ በቃ የፈለገ እስከ ስምንት ሰዓትም ምናምን እስከ ሰባት ሰዓትም ብቆይ። በቃ ጊዜ በቃ አንድ ሰዓት ልነቃ እችላለሁ እንደ ድሮ አይደለም። ድሮ ግን በቃ የማታ ሰው ነበርኩኝ። በቃ ባመሽም ባላመሽም እንቅልፌ እንደፈለኩኝ እስከፈለኩት ሰዓት ማለት ነው። እስከፈለኩት ሰዓት እንቅልፌን እንትን ማለት ይችላል። ወይ መተኛት ማለት ነው። እና እንደዛ ነው።

መስኮት እኔ ከፍት የምተውባቸው ጊዜዎች አሉ ማልተውባቸው ጊዜዎች አሉ። ያው በየቀኑ ክፍት አላደረገም ማለት ነው። አሁን እኔ የምቀመጥበት ክፍል የራሴ ክፍል ብዙ ደስ አይለኝም ማለት አልቀመጥም ለመተኛት ነው የምጠቀምበት። እዛ ብዙ ጊዜ የሚመችኝ የአያቶች ክፍል ነው። እዛ ነው የሆነ እንትን ይሄ እንትን አንስቶላ አንጥፌ ምናምን የራስህን ከመኝታ ቤቴ የራሴን ትራስ አምጥቼ ተደግፌበት ምናምን ነው ምውለው ማለት ነው። እንዲህ እንትን ምን ምሳት ማለት እዛ ሙሉ ሰዓት እንጂ ብዙ ጊዜ ያው እኔ የምሆነው እንትን ሲሆን ነው። እሁድ እሁድ ማለት ነው እንጂ እስከ ቅዳሜ እንኳን ሳሎን ነው ጥናት ነኝ ቀኑን ሙሉ። ትምህርቴን ከተማርኩ በኋላ ትምህርት የሌም ሰዓት ያው ጥናት ነው። የምሆነው እና እሁድ ነው እሁድ እና አንዳንድ ሰሞኑን ደግሞ ያው ቀኑን ሙሉ እንትን ምል ሳዓት ከሆነ ምንድነው የሚባለው? ቀኑን ሙሉ ማጠና ከሆነ እና ያው አይምሮም ትንሽ እረፍት እንዲያደርግ ቢያንስ ለቀን ለአንድ ሰዓት ያህል እንትን እላለሁ ማለት ነው። ይሄ በቀን አንድ ሰዓት ያህል ፊሊፕም ምናምን አያለሁ እና በዛ ጊዜ ያው ተኚቼ ምናምን ልመለከተ ልመለከት እችላለሁ። ግን ያው ወደ መስኮቱ ስንመጣ እንትን የምል ሰዓት በተለይ ጠዋት ጠዋት ከሆነ አሁን ለምሳሌ ክረምት ላይ መውሰድ ይቻላል። ወይም ደግሞ እሁድ እሁድ እሁድ ያው እንትን ስለምል እዚህ መኝታ ቤት ስለመሆን እሁድ እሁድ ላይ የ እንትን ይሄ ምንድነው? የአያቶቼ መኝታ ቤት ሆኜ እሁድ ላይ አንዳንድ ጊዜ በጣም ሙቀት ከሆነ ሙቀት ከሆነና። እኛ እንትን በበረ በኩል አድርገን እንጀራ ምናምን እንሸጣለን እና እንዲህ ሰው ሲያንኳኳ እንዲሰማኝ ደንበኛ ሲመጣ አንጀራ ሚገዛ ሰው ሲመጣ። ያው እኔ ስለሆንኩኝ ያው እንትን ምለው እምለላከው እኔው ስለሆንኩኝ። እንዲሰማኝ ሰው ሲያንኳንኳ ምናምን እንዲሰማኝ መስኮቱን ልከፍተው እችላለሁ በዛ በኩል ማለት ነው። በዛ ጊዜ ልከፍተው እችላለሁ። ከዛ ደግሞ አዎ ሌላኛው ደግሞ ሙቀት ሲሆን በተለይ በቃ ቀን ላይ ሙቀት በሚሆን ሰዓት በጣም ላብ ምናምን ብለህ እስከሚመጣ ድረስ ማለት ነው። እንደዛ እስከሚሞቅ ሰዓት በቃ አያስችለኝም። መስኮቱን ልከፍተው እችላለሁ ከዛ መስኮቱም አጠገብ ምናምን ጋር ስለሆንኩኝ ደሞ ንፋስ ሲመጣ ምናምን በቃ የሆነ ያረጋጋኛል። ግን ምናምን በዛ በዛ መስኮቱን ያው ክፍት ላደርገው እችላለሁ ማለት ነው። እንጂ እንደዛ ላድርገው እችላለሁ በዛ በሁለት መንገዶች ግን። ሙሉ ደግሞ አይሆንም አንዳንድ ጊዜ ደግሞ ያው ብርድ ሊመጣ ይችላል በተለይ ማታ ላይ ብርድ ነው ሚሆነው። ያው በዛ ጊዜ ይዘጋል። ብቻ በቃ በእንደዛ በሁለቱ መንገዶች አንዱ ለመስማት ሰው ሲያንኳኳ ሁለተኛው ደግሞ የሙቀት ሲሆን። እንትን ልል ይችላል ማስኒያ አሁን ላይ ብዙ አይደሉም ይሄን ነገር ብዙ አላደርገውም ያው እንዳልኩት ነው። እሁድ እሁድ ራሱ አሁን ላይ የሆነ መጨረስ ያሉብኝ ትምህርቶች ስላሉ። እሁድንም ጨምሬ እየጠናሁ ነው እሁድ እሁድ ድሮ ላይ የእረፍት ቀን ነበረ። እሁድ ላይ ድሮ አሁን ላይ ግን ትንሽ መጥቶ መጨርስ ያሉብኝ። ትምህርቶች እና ዪኒቶች ስላሉ እሁድንም ጨምሬ እያጠናሁ ነው። እና በዛ እዛ ስለሆነ ያው እንግዲህ መስኮቱን ለመክፈት እድል አይኖረኝም ማለት ነው። እድል የለኝም ያው ከቀጣይ ሳምንት ጀምሮ ግን አስተካክላለሁ ያው። ከዛ ከሚቀጥለው ሳምንት ጀምሮ ትምህርትም ስለሚጀመር ልክ እንደ ድሮዬ ምን አደርጋለሁ? ከሰኞ እስከ ቅዳሜ ያው ጥናት ነው በዛ እሁድ ደግሞ። ጥያቄ ብቻ ነው ምሰራው እና ጥያቄ ትንሽ ጊዜ አለ ያው ቀኑን ሙሉ ሰዓት ትንሽ ጊዜ አለ ጥያቄ ሰርቼ በቃ ሌላውን ሰዓት ምዝናናበት ሰዓት ስለሆነ። በዛ ጊዜ ያው መስኮቱን ልከፍተፍው እችላለሁ አንድም ሱቅ ስለምላላክ ምናምን። ሌላም ደግሞ ሙቀትም ስለሚሆን ሰሞኑን ያው ሙቀት ስለሚሆን በዛ በሁለቱ መንገዶች ምክንያት በሁለቱ መንገዶች በሁለቱ የተነሳ። መስኮቱን ልከፍተው እችላለሁ ማለት ነው። እና በቃ በነዛ መንገድ ልከፍተው እችላለሁ።

ዝናብ ሲዘንብ እኔ በጣም ከምወዳቸው ፍተፈጥሮአዊ ክስተቶች መሃል አንዱ ዝናብ ነው። ዝናብ ሲዘንብ በጣም ነው ደስ የሚለኝ በጣም ማለት ነው። እና እንትንም ነው የማደርገው። ያው በተለይ ማታ ላይ በቃ በጣም ደስ የሚለኝ ነገር በተለይ ልተኛ ስል ሲዘንብ። ዝናቡን እየሰሙ መስማት ማለት እኔ በጣም ትልቅ ነገር ነው በቃ ደስ የሚለኝ ነገር ነው ማለት ነው። እና ብዙ ጊዜ በቃ የሆነ እንቅልፌን እየሰማሁ ምናምን መስማት በጣም ነው ደስ የሚለኝ። ስለዛ። እንደዛ ነው ዝናቡን እየሰሙ ነው የምተኛው እና በጣም ደስ የሚለኝ ነገር ነው። እና ቀን ላይ እንኳን ብዙም ደስ የሚለኝ አይነት ሰው አይደለሁም። ቀን ላይ ቀን ላይ ብዙ ደስ